በቤት ምን አይነት የቤት እቃዎች አሉ? ይላል እንግዲህ በቤት ውስጥ ብዙ አይነት የቤት እቃዎች አሉ ግን ደግሞ በእኔ ቤት ውስጥ ያሉ የቤት እቃዎች በጣም ውስን ናቸው ከእነሱ ውስጥ ለምሳሌ የመጀመሪያውና ዋነኛው አብስዬ የምበላበት እሽቶፍ ነው እሽቶፍ ሲያስፈልግ ደግሞ ከሌሎች ደግሞ የማበስልባቸው ብረድድስት፣ የሻይ ብርጭቆ፣ እንዲሁም ደግሞ የሻይ ማፍሊያ ማንቆርቆሪያ፣ እንደነዛ አይነት ነገሮች አሉ። እንግዲህ መክተፊያ ግድ ነው። እንደነዚህ አይነት ነገሮች አሉ የጁስ መፍጫ፣ እነዚህ ነገሮች በጣም ወሳኝ እና አስፈላጊ ነገሮች ስለሆኑ እነዚህ አሉኝ እንደ አጠቃላይ እንደ ቤት እቃ ተብሎ የሚወሰኑ በጣም ብዛት አሉ። ለምሳሌ አንደኛው እና ዋነኛው አልጋም ነው። ከዛ በተጨማሪ ብፌ ያስፈልጋል እነኚህ ነገሮች ሶፋም አስፈላጊ ነገር ነው ገብተህ የምታርፍበት ስለሆነ አስፈላጊ ናቸው በቤት እቃ ውስጥ

እሺ በየትኛው እጅ ትጽፋለ? ይላል እንግዲህ እኔ የምጽፈው በቀኝ እጄ ነው። ምናልባት በግራ እጄም በጣም ብዙ ጊዜ ሞክሬ አውቃለሁ። መጻፍ አይከብድም በሁለቱም እጅ መጻፍ ይቻላል። እና ግን ደግሞ እኔ ያው ልማድ ነው። ከልጅነቴ ጀምሬ የለመድኩት ልማዴ ቀኝ እጄ ነውና በቀኝ እጄ ነው የምጽፈው ግን በግራ እጄ ስሞክር የመጀመሪያ በጣም ያማል። ሁለተኛ ደግሞ በጣም ያቆያል ልጽፍ የፈለኩትን ነገር በፍጥነት አልጽፈውም። ሶስተኛ እጅ ላይ የሚሰሙ በጣም በጣም በጣም ህመሞች አሉ። አራተኛው ደግሞ ከምንም በላይ አያምርም ጽሁፉ። የለመድኩት እስካልሆነ ድረስ ልክ መጀመሪያ ታች ክላስ አንደኛ ክፍል ስገባ ለመጻፍ እንደተቸገርኩት ያህል በጣም ይወለጋገድብኛል ያስጠላልና። ይሄ ሁሉ ልማድ ነውና ልማዴ በቀኝ እጄ ነው

ጠዋት በስራ ምን ታደርጋለህ? እንግዲህ ጠዋት ማረገው የመጀመሪያ ምንድነው መጀመሪያም ሚሆነው ከመኝታ መነሳት ነው። ከተነሳው በኋላ ያው ፊቴ መጣጥብ። ፊቴን ታጥቤ። ከተጸዳደሁኝ በኋላ ደግሞ ማደርገው ምንድነው? ወደ ሽንት ቤት ምናምን መግባት ነው። ከዛ ካለቀ በኋላ እንግዲህ ቁርስ መብላት ነው። ከዛ በፊት ግን አንድ ነገር አለ። ያው የፈጠረንን ማመስገን በተቻለ መጠን ማመስገን ግዴታ ስለሆነ ስናመሰግን ስለሆነ የተሻለ ቀን ምናገኘው ስናመሰግን ስለሆነ። ጥሩ ነገር ወደ ህይወታችን ሚመጣው። ማመስገን አለ ከዛ በኋላ ያው ቁርስ መብላት ነው። ከበላው በኋላ ቀጥታ ወደ ስራ ነው ምገባው። እንግዲህ ጠዋት ስራዬ ይሄ ከሆነ በኋላ ወደ ስራ ከገባው በኋላ ስራዬ ይባረካል ስራዬ ጥሩ ይሆናል።

እሺ ዛሬ የአየር ሁኔታው እንዴት ነው? ይላል እንግዲህ ዛሬ ጠዋት ነው እኛ ጋር። ጠዋት ከጠዋቱ አንድ ሰዓት ከሃምሳ አምስት ይላል አሁን። በዚህ ሰዓት ግን። በጠዋት አየር ንብረቱን ወጥቼ ነበረ አይቼዋለሁ ከቦታ ቦታም ተንቀሳቅሻለሁ እና በዚህ አጋጣሚ። የአየር የአየር ሁኔታው ምንድነው? ትንሽ ደመናማ የሆነ። የሆነ የአየር ንብረት አለው የአየር ሁኔታው እንደዛ ነው። እንግዲህ የጧት ሁልጊዜም ቢሆን ይቀዘቅዛል። ጧት ጧት ያው አሁን ወቅቱም ስለሆነ። ይሄ ከጥቅምት ህዳር ታህሳሰ ጥር የካቲት ድረስ ይቀዘቅዛል ጠዋት ጠዋት እና አመዳይ። አለ ለዛም በጣም ብርድ አለ። በጣም ቀዝቅዞኝ ነው። ወደ ቤት የገባሁትኝም እንደውም ስለዚህ በጣም ቀዝቃዛ የሆነ ነው። ያሁኑ ግን ደግሞ ደመናማ የሆነ የአየር ሁኔታ አለ

አይስክሬም ትወዳለህ? አይስክሬም እወዳለሁ እንዲህ ግን ደግሞ! ግን ደግሞ! ካላገኘው ወይም ደግሞ ግዴታ ቀን በቀን ወይም ደግሞ በአስራ አምስት ቀን ወይም በስምንት ቀን አንድ ጊዜ መመገብ አለብኝ በጣም ስለምወድ የምለው አይደለም። ግን ደግሞ አልጠላም። እኔ ምንም አይነት የምግብ ዝርያ አልጠላም። ሁሉንም ምግቦች እወዳለሁ። ስለዚህ አይስክሬም እወዳለሁ። ግን ደግሞ ሳይበዛ ነው። አይስክሬም በካፑ ነው የሚመቸኝ ወይም እምወደው በጣም። ስለዚህ ሳይበዛ ሁሉም ነገር መልካም ነገር ነው ብዬ አስባለሁ። ምናልባት አይስ ክሬም ክሬም ስላለው ጣፋጭነት ነገር አለው። ስለዚህ ያን ጣፋጭ አብዝተን የምንጠቀም ከሆነ ወደ ሌላ በሽታ ሊቀይርብን ስለሚችል ለጤንነታችን ቀድመን መጠንቀቅ ስላለብን አይስክሬም እወዳለሁ ግን ደግሞ አላበዛም ትንሽ ትንሽ

እሽ ሌላኛው ባህላዊ ልብስ ትለብሳለህ ይላል? እኔ ባህላዊ ልብስ ተጠቃሚ አይደለሁም ግን ደግሞ ለበአል ማለት በአመት ስድስት ሰባት እና እስከ አስራ አምስት ባለው ከስድስት እስከ አስራ አምስት ባለው። የባህል ልብስ ተጠቃሚ ነኝ የባህል ልብስ እለብሳለሁ። ለምሳሌ ኢትዮጵያ ውስጥ ነው ያለሁት እንግዲህ ለአዲስ አመት የባህል ልብስ እለብሳለሁ። ለገና የባህል ልብስ እለብሳለሁ ለመስቀል በመካከል የባህል ልብስ እለብሳለሁ ከዛም አልፎ ደግሞ ለጥምቀት የባህል ልብስ እለብሳለሁ። ከዛ ሲያልፍ ደግሞ ለፋሲካ የባህል ልብስ እለብሳለሁ። ከዛ ደግሞ የሆኑ በመሃል ላይ የሆነ የሰርግ ፕሮግራም ካለ የክርስትና ፕሮግራም ካለ የባህል ልብስ እለብሳለሁ። ከዛ ውጪ የባህል ልብስ ተጠቃሚ አይደለሁም። በዚህ አጋጣሚ ግን የባህል ልብስ የለበስኩ ጊዜ እጅግ በጣም ደስ ይለኛል የሀገሬን የባህል እምገልጽበት እንዲሁም ደግሞ በቃ ባህሌን እማጸባርቅበት እስከሆነ ድረስ በጣም

የምታስታውሰው ልዩ በዓል አለ ይላል? እማስታውሰው ልዩ በዓል በጣም ብዙ ልዩ በዓሎች አሉ። ከምንም እና ከማንም በላይ ግን የፋሲካ የ ጌታችን የ እየሱስ ክርስቶስ የትንሳኤ በዓል። የፋሲካ በዓል እንደ ኢትዮጵያኖች በጣም ይከበራል ያ በዓል ግን ለኔ በጣም ትውስታ አለው። ይሄ ማለት። ክርስትና እናት ክርስትና አባት እንዲሁም ደግሞ ልጅ አባት የሚባል ነገር አለ። እንግዲህ በዚህ አጋጣሚ ክርስትና እናትህ ጋር ክርስትና አባትህ ጋር እምትሄድበት የአክባ የምትጠይቅበት ነው። ከዛ በተጨማሪ ደግሞ። ልጆች ካሉ ልጆች አባታቸውን እናታቸውን እሚያዩበት ነው። እና እኔ እንደ አጋጣሚ አያቶቼ ጋር ስለነበር ያደግኩት ልጆች በሞላ በጣም ብዙ ልጆች ይመጣሉ ለፋሲካ። እኔ ደግሞ የዛን ጊዜ ልጆች ሲመጡ አብረን እንጫወታለን ያ ጨዋታ በጣም ልዩ ትውስታለሁ ለኔ። ከዛ በተጨማሪ ደግሞ። የምን እኔ ክርስትና እናቴ ጋር እምሄድበት ዳቦ ተደፍቶ ነው እምሄደው እና። ኢቭን እስከሚደፋው ዳቦ በጣም እጨነቅ ነበር እና። ያለ እኔ ልዩትውስታ

ዋናው ሀላፊነቶችህ ምንድን ናቸው ይላል እንግዲህ በስራ ነው በስራ ዋና ሀላፊነቴ ምንድነው? የመጀመሪያ ካሽ ሬጅስተር ነኝ። ስለዚህ እዛ ቦታ ላይ ካሸር ሆኜ ስሰራ የድርጅቴን እኔ የምሰራበት እኔ ድርጅት። ምንም አይነት ሂሳብ እንዳይጎድል ወይም ደግሞ ምንም አይነት የሂሳብ ትርፍ እንዳይመጣ ተጠንቅቄ መስራት የመጀመሪያው ሀላፊነቴ ነው። እና እዚህ ላይ በጣም በትኩረት የምሰራበት ነው አሁን ያለሁበት ስራ ስለሆነ ሁለተኛ ሌላ ስራዬ። ምንድነው? ሌላ ኔትወርክ ማርኬቲንግ ላይ የምሰራው ስራ አለ። እዛ ኔትወርክ ማርኬቲንግ ላይ ስሰራ ግን። ሀላፊነቴ ከእኔ ስር ያሉ ልጆችን ማብቃት ነው። ለዛ ደግሞ እኔ መብቃት አለብኝ። ሰዎችን ለማብቃት ራስህ መብቃት አለብህ። በምን በምን ከተባለ በመጀመሪያ በእውቀት ነው። በእውቀት ከበቃህ ደግሞ በስኪል ወይም ደግሞ በክህሎትህ መብቃት መቻል አለብህ። ሲቀጥል ማለት ነው። በዛ ላይም ሀላፊነት አለብኝ ራሴን ማብቃት መቻል አለብኝ። ከዛ በተጨማሪ ደግሞ በቤተሰብ ደረጃ የመጀመሪያ ልጅ ነኝ ይሄ ትልቅ ሀላፊነት ነው

እሺ የመጠጥ ውሃ ከየት ታገኛለህ? ይላል ሌላኛው ጥያቄ እንግዲህ የመጠጥ ውሃ እኔ ብዙ ጊዜ የምጠቀመው የታሸጉ ውሃዎችን ነው። የታሸገው ውሃ በብዛት የምንጠቀመው እሱ ምንድነው ጎልድ ነው። ጎልድ የታሸገ ውሃ በጣም ይመቸኛል። እሱን በጣም በብዛት እና ብዙ ጊዜ እጠቀማለሁ። ከዛ ውጪ ከቧንባም እየተቀዳ ይጠጣል ከቧንቧ እየተቀዳ ሲጠጣ ግን ውሃው ላይ ጥንቃቄ ማድረግ ይጠበቅብናል። ምናልባት የውሃ ጋር ትላትሎቹን ማጥፊያ መድሃኒት ካልገባበት በስተቀር ያንን ውሃ ባንጠቀመው ተመራጭ ይሆናል ብዬ አስባለሁ። የመጠጥ ውሃን ምክንያቱም በምግቦች ከሆነ ምግቦች ላይ ሲገባ ውሃ ውስጥ ግዴታ ስለሚፈላ ምን ይሆናል ትላትሎች ይጠፋሉ ይሞታሉ ግን ደግሞ በቀጥታ ቀድተን የምንጠጣው ውሃ ላይ ትላትሎች ካሉ ውስጣችን ላይ ብዙ ትላትሎችን የመስራት ነገር ይኖራል እና ታማሚ እንዳንሆን ለጤንነታችን መጠቀም መጠንቀቅ መቻል

እሽ ሌላ በስራ ቦታ ጓደኛ አለህ? በስራ ቦታ ጓደኛ ሊያስፈልግ ይችላል የስራ ጓደኛ ማለት ነው። እኔ በስራ ቦታ ጓደኛዬ ይሄ ነው። ማለት ይሄ በቃ በጣም ውስጥ ለውስጥ ገብቼ የማወራው ጓደኛ የለኝም። ግን ደግሞ ሁሉቹም ጓደኞቼ ናቸው ከማንም አልጣላም ከሁሉም ተቃጄ። ከሁሉም ተሳስቄ ኢቭን ራሱ በጣም ብዙ ቀልድ የምንቀለዳቸው ጓደኞች አሉኝ እና። ከዛ በተረፈ ግን ወደ ውስጥ ወደ ህይወት ገብተህ የምታወራቸውን የምታማክራቸው። በቃ በጣም ጓደኛ የሆኑ ስራ ቦታ ላይ የለኝም። እኔ ምናልባት አስፈላጊ ሊሆን ይችላል በሆነ በሆነ ሰዓት አላስፈላጊም የሚሆንበት ሰዓት የበዛ ነው ብዬ አስባለሁ። በስራ ቦታ የበለጠ ግንኙነት ማድረግ። አንዳንዴ አላስፈላጊ ይሆናል ክብርህን ታጣለህ። እና ሚስጥር ይባክናል። እንደዚህ አይነት አጋጣሚዎች ስላሉ ጓደኛ በስራ ቦታ። የጥብቅ ጓደኛ ማበጀት ቆንጆ አይመስለኝም

እሽ ስንት ቋንቋ ትችላለህ ይላል? እኔ የምችለው ሁለት ቋንቋ ነው። አንደኛው የተወለድኩበት ቦታ የሚነገር ቋንቋ? ምንድን ነው እሱም አማርኛ ቋንቋ ነው። ሁለተኛው ቋንቋ ደግሞ በትምህርት ያገኘሁት እንዲሁም ደግሞ የስራ ቋንቋ የሆነው እንግሊዝኛ ቋንቋ ነው። ሁለቶቹን እችላለሁ እንግሊዘኛ እንደ ኔቲቭ ቋንቋ። በደንብ ወይም ደግሞ በስርዓት አቅነባብሬ ላልናገር እችላለሁ። አማርኛ ግን በደንብ የተወለድኩበት ቋንቋም ስለሆነ በደንብ እናገራለሁ

እሺ ስንት ብርድ ልብስ ትጠቀማለህ ይላል? እኔ ሁለት ብርድ ልብስ እጠቀማለሁ። አንደኛው ፎጣ ነው አንደኛው ዋና ብርድ ልብስ ነው። ሁለት እጠቀማለሁ ማለት ነው ከዛ በተጨማሪ አንሶላ አለ ያን እጠቀማለሁ። ምናልባት ብርድ ካልሆነ ወይም ደግሞ ይሄ ሙቀት የሚሰማኝ ከሆነ ደግሞ ብርድ ልብሱን አንስቼ ቦታውን ብቻ እለብሳለሁ። ያ ካልተሰማኝ ሁለቶቹንም ለብሼ እተኛለሁ ማለት ነው። ስለዚህ እኔ የምጠቀመው ሁለት ብርድ ልብስ ነው። አንሶላ የሚቆጠር ከሆነ እስከ አንሶላው ሶስት ማለት

ምወደው መጽሐፍ ምንድ ነው? እኔ ምወደው መጽሐፍ ምናልባት ህይወቴን ከቁሻሻ ነገር ወደ ጥሩ ነገር መቀየር የሚችሉ መጽሐፎች የሚሆኑት የቢዝነስ እና የቢዝነስ መጽሐፎች ብቻ ናቸው። ሌላ ነገር አይሆኑም የቢዝነስ መጽሐፎች ግን ቢዝነሽ መስራት እፈልጋለሁ ውስጤ ላይ ቢዝነሽ ነው ሚታየኝ ውስጤ ላይ ሚታየውን ነገር ለመተግበር ደግሞ መጽሐፎች አስፈልጉኛል እና የምወደው መጽሐፍ ቢዝነስ ነክ መጽሐፎችን ነው። ከዛም ውስጥ እንግዲህ እኔ ያላነበብኳቸው በጣም ወሳኝ እና አስፈላጊ የሚባሉ መጽሐፎችን የምክር አገልግሎትን እያገኘሁ አነባለሁ ወደ ቤት ግን ደግሞ መጽሐፎቹን መኖር ያስቸግራል መጽሐፎችን ለመኖር በጣም እሞክራለሁ መጽሐፎቹን ለመኖር ቁጥር ደግሞ ህይወቴ ላይ ትልቅ ለውጥ አያለሁ ይሄ አምሳ አምሳ ስልሳ ሰባ ለውጥ ሳይሆን ፐርሰንት ለውጥ ሳይሆን መቶ ፐርሰንት ለውጥ አያለው እና መጽሐፍ በጣም አስፈላጊ

በስራህ ጊዜ እረፍት ታደርጋለህ? በስራ ጊዜ እረፍት ማድረግ በጣም አስፈላጊና ወሳኝ እንደሆነ አምናለሁ። ግን እኔ አልተገብርም። በስራ ጊዜ በደነዘዝክጊዜ በጣም አስፈላጊ ነገሩ እረፍት አድርጎ ተመልሶ ወደ ሰራ መግባት ነው። አእምሮን አዝናንቶ ለአእምሮ እረፍት ሰጦ ተመልሶ ወደ ስራ መግባት። ትልቁና አስፈላጊው ወሳኙ ነገር ነው። እኔ ለምን አላደርግም ይሄ ሌላኛው ጥያቄ ነው? የኔ ብቻ ሳይሆን የብዙዎች ጥያቄ ይመስለኛል። እንግዲህ በስራ የደነዘዘን አእምሮ እረፍት አድርጎ ሲመለስ ሚሰራው ስራ ሳስበው። በጣም ሪፕሬስ ሲሆን አይምሮአችን ይሄ ኮምፒውተርን የሰራው ሰው አይምሮ እስከሆነ ድረስ ከኮምፒውተር በላይ የማሰብ ችሎታ አለን። አቅም አለ ያንን አቅማችንን ማውጣት ምንችለው ደግሞ በስራ ጊዜያችን እረፍት ስንሰጥ እንጂ ሁሉ ጊዜም ስራ ከሆነ አይምሮአችን ይደነዝዛል። ልክ የቁልፍ እንደሚዝግ ሁሉ አይምሮአችንም ይስጣልና። እረፍት ማድረግ አስፈላጊ ነው። ግን እኔ አላደርግም እንግዲህ ከዚህ በኋላ ለመስጠት

እሺ ጾም ትጾማለህ? እንግዲህ ጾም እኔ ኦርቶዶክስ ሃይማኖት ነው ያለኝ። ጾም በሁለት ይከፈላል ይሄም ማለት ጾም ሲባል ከሙሉ ስሜቶቻችን መገደብ ነው። ከሙሉ ስሜቶቻችን መገደብ ሲባል መጥፎ ነገር ከማየት መጥፎ ነገር ከመስማት በቃ መጥፎ ነገር ወደ ውስጣችንም ከማስገባት ይሄ ማለት መጥፎ ነገር ሲባል። ለምሳሌ ስጋ ወተት ቅቤ እነዚህ ማለት የእንስሳት አስተዋጽኦ ያለባቸው ምግቦችን አለመመገብ እሱም አንዱጾም ነው። እንስሳት ያለባቸው ያለባቸው ምግቦችን ከመመገብ እቆጠባለሁ እጾማለሁ። ከዛ ውጪ ይሄ መጥፎ ነገር ከማየት እንዴት አልችልም። ማለት ሆን ብዬ ባልሄድም እንኳን መጥፎ ነገር ሲደረግ ላይ እችላለሁ። እነዚህ ነገሮች ከእነዚህ መራቅ አልችልም ስለዚህ አልጾምም ማለት ነው። በዚህ

ፀሀይ መውጣትን ታያለህ? አዎ። እንደውም ከዚህ በፊት ልጅ ሆኜ። ፀሀይ ከመጀመሪያ ስትወጣ ፀሀይ የምትወጣው በምስራቅ ነው የምትጠልቀው በምዕራብ ነው አይደለ የምትወጣበትን በትክክል ላይ አያለው። የት ጋ ነው የወጣችው ከየት ጋ ነው? የወጣችሁ እሚለውን በደንብ አያለሁ ልጅ ሆኜ ማለት ነው። እና እኛ ቤት ላይ በቀጥታ ትወጣ ነበርና እና በመጀመሪያ ፀሀያ ከእኛ ቤት ከዛ ወደ እያልን እያልን ስንሄድ እየራቀች እየራቀች እየራቀች እየራቀች እየራቀች ትሄዳ። ማለት በቃ ስራ ላይ ስለምጠመጥ እምሰራበት ቦታ ላይ ቁጭ ብዬ ስለሆነ ቤት ስለሆነ። ፀሀይ እንዴት ወጣች እንዴት ሆነች አልጨነቅም። ወይም ደግሞ በቃ ፀሀይ እንደወጣች ላይ እችላለሁ። ወደ ውጭ እንጂ ከዛ ወጪ የፀሀይ መውጣት መጥለቅ ምናምን አላየው ሰዓት ብቻ ነው። ስልኬ ላይ የማየው

ተዋጽኦ ትወዳለህ ይላል የወተት ተዋጽኦ እጅግ በጣም ከምወዳቸው ምግቦች መካከል አንዱ ነው። ለምሳሌ ያህል አሬራ አሬራ ማለት። ወተቱ እርጎ ሆኖ ተንጦ ለቅቤ ከወጣ በኋላ ቅቤው እንደወጣ አይብ ሳይጣድ አይብ እሳት ላይ ታጥዶ ነው አይደል የሚወጣው ያ ከመውጣቱ በፊት ያለውን አልወድም። እሱ አሪራ ይባላል ያንን ምግብ አልወድም ከዛ ውጭ ያሉትን ሙሉ በሙሉ እወዳለሁ። በተለይ ደግሞ እርጎ። ወተቱ ታልቦ በሶስተኛ ቀኑ ሲረጋ በጣም ነው የምወደው። እጅግ በጣም በጣም በጣም የሱ ፍቅር አለብኝ ያደግኩትም በሱ ነው። እሱን በበርበሬ በሚጥምጣ እየበላሁ ነው ያደግኩት እና እሱን በጣም እወዳለሁ። ወተት ትኩስ ወተትም መጠጣት እወዳለሁ ተፈልቶ ነው ሳይፈላ ሳይሆን ተፈልቶ መጠጣት እወዳለሁ። አይብም በጣም የምወደው ነው። ቅቤ ልጅ ሆኜ አልወድም ነበረ መቀባት አሁን ግን በጣም በጣም አስፈላጊና ወሳኝ ነገር ነው ቅቤ መቀባትም

ኢሜል ትጠቀማለህ ይላል? ኢሜል አዎ እጠቀማለሁ። ኢሜል ሶስት ኢሜሎች አሉኝ በደንብ የምጠቀማቸው ማለት ነው። ኢሜል በጣም አስፈላጊ ነው ኢሜል በጣም ወሳኝ ነገር ነው አሁን ለሁሉም ነገር በኢሜል ሆኗል። ምናልባት ከዛሬ አምስት ስድስት አመት በፊት ኢሜል አጠቃቀሙን ራሱ ኢቭን አከፋፈቱን ራሱ አልችልበትም ነበረ አሁን ግን። ኢሜል እንዴት ከፍቼ እንዴት መጠቀም እንዳለብኝ ኢሜል ለምን እንደሚያገለግል ከነጥቅሙ ጭምር አውቄያለሁኝ። እና ኢሜል እጠቀማለሁ በኢሜል በጣም ብዙ ነገር ሰርች አውቃለሁ። በኢሜል በጣም ብዙ ጠቃሚ መረጃዎች ደርሰውኝ ያውቃሉ። ለምሳሌ ከዚህ በፊት የሆነ ስራ ሰርቻለው ከዛሬ ከወር በፊት የሰራሁት ስራ አለ። በኢሜል ነው አሁንም አሁን ኢቭን ራሱ በዚህ የተመዘገብኩበት ኢሜል ነው። ወደፊትም ኢሜል ግዴታ እስከሆነ ድረስ ኢሜል እጠቀማለሁ።

በበጋ ወቅት ምን ታደርጋለህ? ነው እንግዲህ በበጋ ወቅት በጣም ሞቃት የሚባለው ወቅት ነው በጋ ማለት ነው። እንግዲህ በዚህ በበጋ ወቅት የማደርገው ምንድነው? የመጀመሪያ ስስ ልብሶችን መልበስ ነው ምክንያቱም ስስ ልብሶችን ስለብስ የሆነ አይወብቀኝም ወይም አይሞቀኝም። ለዛም ስስ ልብሶችን እለብሳለሁ። ሁለተኛው ደግሞ ጥላ ፀሀይ ሲሆን በመንገድም እምንዞር ከሆነ እምወጣ ከሆነ። ጥላ ይይሳል ጥላ ምይዘው ደግሞ ፀሀይ ከላይ የሚመጣውን የፀሀይ ብርሃን በቀጥታ ወደ እኔ አርፎ እኔ ጋር ችግር እንዳይፈጠርብኝ። የፀሀይ ብርሃንን ለመከላከል ምን አደርጋለሁ? ጥላ እይሳለሁ። ክፍች ጫማዎችን በብዛት እጠቀማለሁ። ምክንያቱም ጫማዎች ወደ ውስጥ እየገባ እንዳያሸት እንዳይሸት ክፍት ጫማዎችንም እጠቀማለሁ። ይሄን እጠቀማለሁ

እሺ ስለ ቤተሰብህ ንገረኝ ነው የሚለው ሁለተኛ ሌላኛው ጥያቄ እንግዲ ቤተሰብ በንግድም በግብርናም የሚተዳደሩ ቤተሰቦች አሉ። በንግድ የሚተዳደረው አባቴ ነው አባትና እናቴ ለየ ብቻ ነው ያሉት። አባቴ በንግድ ሲተዳደር የእርሻ መሬትም አለው። ሁለቱንም አያይዞ የእርሻ መሬቱን ለሰው ለወንድሞችሁ ሰቶ። በንግድ ስራ ይተዳደራል በጣም ጥሩ የሚባል ግቢ አለው። ነው እናቴ በግብርና ትኖራለች። በግብርና ስትኖር ምናልባት ላም ቅቤ ወተት አታጣም። ይሄ ምንድነው? እንቁላል ዶሮ ታረባለች። በዛም መልካም የሆነ ገቢ አላት። ጥሩ ህይወት ይኖራሉ። እንደፈለጋችሁ ከፈለጋችው ጋር አንስተው መብላት የሚችሉ ናቸው። ይሄን ያህል ግን ይሄን ያህል ድርጅት ምናምን የመክፈት እቅዱም አላማውም የላቸውም። እዛው ነው የሚያስቡት ይሄ ማለት አያቸው በላይ ማሰብ አይችሉም። አባቴ ግን ከሚታየው በላይ ማሰብ የሚችሉ ትልቅ የማደንቀው የምኮራበት አባት አለ

ቃልህን ትጠብቃለህ? ቴዲ በዘፈኑ ቃሌ ከሚጠፋ ቃል ከሚጠፋ የወለዱት ልጅ ይጥፋ ይላል እና ቃሌን ለመጠበቅ በጣም እጥራለሁ። በቃሌ ለመገኘት በጣም እሞክራለሁ። ያው አንዳንዴ ከመጠን በላይ የሆኑ ችግሮች አሉ። እነኛ ችግሮች ቃልህን እንዳትጠብቅ የሚያደርጉበት ሁኔታዎች ይፈጠራሉ። እንጂ እኔ አስቤ ቃሌን ለመጠበቅ በጣም ከሚጥሩ ሰዎች መካከል አንዷ ነኝ። ቃሌን ግን ልበላበት የምችለው ቃሌን ላጥፍ የምችልበት ሁኔታዎች ሲያጋጥመኝ በጣም አዝናለሁ። ባዝንም እንኳን ቃሌን ላልጠብቅ እችላለሁ እና ቃሌን መቶ በመቶ ቃሌን እጠብቃለሁ ማለት አልችልም። ቃሌን ለመጠበቅ ግን መቶ ፐርሰንት እጥራለሁ።

የምትወዱት ምግብ ምንድነው? ይላል እኔ እንግዲህ ቅድምም ከዚህ በፊትም ለመናገር እንደሞከርኩት ምንም እማልወደው ምግብ የለም። የምግብ ዘርያዎች ሙሉ እወዳለሁ። ምንም ባገኝም መብላት የምችል ሰው ነኝ። ግን ደግሞ ግን ደግሞ ያ ምግብ የምመገበው ምግብ በጣም ወድጄው ልመገበው የምችለው ምግብ ምንድነው? ጥብሽ ደርቅ ያለ ጥብስ በጣም እወዳለሁ። የስጋ ጥብስ ማለት ነው ደርቅ ያለ። ከዛ በተጨማሪ ደግሞ ምንድነው ልወድ የምችለው? ካሮት እና ድንች ጥብስ እወዳለሁ እንዲሁም ፍራፍሬ ነገሮች በጣም ይመቹኛት ጁሳ ጁስ ነገሮች በጣም እወዳለሁ። ፍራፍሬ ተብሎ የምጠለው ምግብ የለም ሁሎቹንም እወዳለሁ። እና ምግብ ለሰው ልጅ በጣም ወሳኝ እና አስፈላጊ ነው። ተመጣጣኝ ምግብ ከሆነ። በጣም ጥሩ ነው። ስለዚህ ምግብ ወሳኝ ነው እምንመገበውን ምግብ ግን መርጠም መመገብ መቻል አለብን። ያልተበላሸ። ለሰውነታችን መቼና እንዴት መመገብ እንዳለብን ከገባን። ምግብ አስፈላጊ ነው። የማልወደው ምግብ የለም

እሽ ሌላኛው ስራህን ትወደዋለህ ይላል ስራዬን ወድጄው ነው ምሰራ ምክንያቱም ገንዘብ ብቻ አይደለም ማገኝበት ገንዘብ ሚያስገኝ ነገር ሁሉ አይወደድም። ምናልባት ገንዘቡን ምታገኘው በቃ የሆነ ዋሽተህ አጭበርብረህ ወይም ደግሞ ያንን ሰው። በቃ ዋሽተኸው ሊሆን ይችላል በዛ ምክንያት የተገኘ ገንዘብ አንደኛ አይበረክትም። ሁለተኛ አትወደውም ያ ስራ ወደው ልትሰራው አትችልም። በቃ ምትወድበት ብዙ መንገድም ቢኖረውም ቢያረካህም ያንን እንዳትወድ ሚያደርጉ ደግሞ በጣም ብዙ ነገሮች ይኖራሉና። በዛ ምክንያት ስራህን አትወዱም። እኔ ግን ስራዬን ወድጄው ነው አሁን ምሰራው በሆነ አጋጣሚ ስራዬን ማልወድበት ምክንያት ነበር። ሶ በቃ ያንን ነገር ለማግኘት ግዴታ መዋሸት ግዴታ በውሸት መሆን መቻል ያለበት ሁኔታ አለ። እና በዛ አጋጣሚ ስራዬን አልወደውም ነበር። ገንዘብ አገኛለሁ ግን ስራዬን አልወደውም። ገንዘብም አምብዛም አይደለም ምክንያቱም አይበረክትም። እና በዛ አጋጣሚ አልወደውም አሁን ግን ወድጀው ነው ምሰራ

እሺ የድርጅቱን ባህል ትወደዋለህ ወይ ይላል? ምናልባት የድርጅቱ ሲባል የዚህ ድርጅት ባህል ሊሆን ይችላል እና ጥያቄ ማለት ነው የዚህ ድርጅት ባህል? አዎ አውቀዋለሁ ምክንያቱም እስካሁን በሰራኋቸው ስራዎች የሚጠየቀው ጥያቄ ራሴን እንዳይ ወደ ራሴ እንደመለስ። ምናልባት ከዚህ በፍት ያጠፉአቸው ጥፋቶች እንኳን ቢኖሩ እነኛ ነገሮች ተመልሼ እንዳያችሁ የሚያደርጉ ጥያቄዎች ናቸው። የቀረበልኝ ጥያቄዎችና በዚህ አማካኝነት። ይሄን ድርጅት ባህል እወደዋለሁ። ሌላኛው በቃ ምንም በማይረብሽ መንገድ ወይም ደግሞ ይሄ የድምጽ መቆራረጥ። እንዲሁም ደግሞ በአካባቢ ያለ የድምጽ መወገድ ይሄ ደግሞ የበለጠ ከራስሽ ጋር እንድትሆንና ራስሽን ብቻ እያዳመጥክ እንድትሰራ ደግሞ እንዳወራ። እና የዚህን ድርጅት ባህል ወድጄዋለሁ። ሌሎችም በጣም ብዙ የሚወደዱ ባህሎች ይኖሩታል ወደፊትም ደግሞ አብረን ስንቀጥል ማለት ነው

ሽማግሌዎችን እንዴት ታከብራለህ እንግዲህ ሽማግሌዎችን እንዴት ታከብራለህ? የሚለው ጥያቄ በጣም ወሳኝ እና ትልቅ ጥያቄ ነው። የሚገርመው ነገር። ይሄን ጥያቄ ይሄን ጥያቄ። ከዚህ በፊት አሁን ለገና በዓል አይቼዋለሁኝ። እና አያቶቼ ጋር ሄጄ ነበረ እነሱን ሰላምታ እና ደህና ነህ ወይ ጤንነትህ ምናምን ብለህ ስትጠይቃቸው በራሱ ለእነሱ ትልቅ ደስታ ነው። በቃ ሽማግሌዎች መከበር ይወዳሉ። ያለፉበትን ነገር ስትጠይቃቸው ደስ ይላቸዋል ስታከብራቸው መርቁኝ ስትላቸው በጣም ደስ ይላቸዋል። የነሱ ምርቃት ደግሞ ይደርሳል እና በዚህ መንገድ አከብራቸዋለሁ። ሽማግሌዎችን በጣም እወዳለሁ። ምናልባት ግን ከሽማግሌ እና ከአሮጊቶች ጋር መኖር በጣም ከባድ። ለሰዎች በጣም ከባድ ነው። እኔ ኖሬ ስለማውቅ ማለት ነው። ጥሩ ነገር አድርገህ ጥሩ ነገር እንዳላደረክ ነው የሚሰማቸው እነሱ ምክንያቱም ያንን ነገር እያደረጉት አልፈዋል። ያን ነገር አንተ የምታደርገው ለነሱ አይጥማቸውም ሊሰድቡህ ይችላሉ። አንተ ጥሩ ነገር አድርገህላቸው ሌላ መጥፎ ነገር ሲያደርግባቸው የነበረውን ሰው ይወዳሉ እና ይሄን ስታይ ልትናደድ ትችላለህ። ግን ቻይ ታጋሽ መሆን መቻል አለብህ። ሽማግሌዎችን ለማን

ለሌሎች ማስተማር ትችላለህ። ይላል ለሌሎች ማስተማር አዎ እችላለሁ ከዚህ በፊት በነበረኝ ልምድ ብዙ ሰዎች ምን ብለውኛል የማስተማር ችሎታ አለሽ መምህር ነበርሽ እንዴ ስንት ጊዜ ለመምህር በመምህርነት አገልግለሻል ሰርተሻል ብለውኝ ያውቃሉ እና ይሄን ያሉበት ምክንያት ምንድነው እኔ የመምህር ሆኜ አይደለም መምህር አልነበርኩም ግን የማስተማር ችሎታ አለኝ። ሰዎችን የማስረዳት ቀስ ብዬ የማስረዳት ችሎታ አለኝ እና በሚገባቸው መንገድ ማለት ነው። በዚህ መንገድ ሰዎች ይወዱኛል የማስተማር ችሎታ አለሽ ብለውም ያሞግሱኛል እና ሰዎችን ለማስተማር ግን የገባኝ ነገር ሰዎችን ለማስተማር ትዕግስተኛ መሆን መቻል አለብህ ምንም እንኳን ባይገባቸው እንደሚገባቸው እየነገርካቸው እየደጋገምክ እየነገርካቸው በሚገባቸው መንገድ ደግሞ ማስረዳት መቻል አለብህ የማሽተማ ለማስተማር እኔ ቅርብ ነኝ ሰዎችን ማስተማር እችላለሁ።